አዎ የአመራር ሚና አለ ብዬ አስባለሁ እንደኔ ምክንያቱም በቃ የሆነ ህግ ወጥቶ የህግ መደረግ አለበት ካልኩ ካመንኩበት እንዲደረግ አደርጋለሁ። አንዱ መጥቶ ይሄ ይቀየር ስላለኝ አንዱ መጥቶ ይሄ ይቀየር ስላለኝ ምንም ሀሳብ ስለሰነዘረ ምንም ሀሳብ አልቀይርም። ያ ለወጣው ህግ አዎ ይሆናል አይሆንም የሚለውን በፊት በደንብ አጠናለው። ሰዎችን በመጠየቅ ሊሆን ይችላል መረጃ በማየት ሊሆን ይችላል በደንም ካጠነው በኋላ ህጉ በጣም የሚሆን ከሆነ እንዲጻድቅ አደርጋለሁ። ትንሽ ደግሞ አመራርነት ያለመሆን እንትን አለብኝ ምንድነው? ተናግሮ የማሳመን ችግር አለብኝ። ሚዲያ ላይ ወይም ፊት ለፊት የመናገርም ችግር አለብኝ ይሄ አንድ አመራርነት እንዳልሆን ሊያግደኝ ይችላል ብዬ አስባለሁ። ግን አሁን ዩኒቨርሲቲ ተገበው በኋላ በቃ ይሄ ብዙ ነገሮችን ለምቻለሁ እዛም ተማሪዎችን የመሰብሰብ እድል ነበረኝ በዛ ምክንያት እየለመድኩ ነው። አሁንም የመንግስት ስራ ገብቼ በሚደረጉ ስብሰባዎች ስብሰባ ላይ ሊሆን ይችላል ሌላ ሌላ ላይ በስራዎች ላይ በቃ የመናገር ብቃቱ ይሄን እያዳበርኩ ስለሆነ። አመራር ሚና አለኝ ብዬ አስባለሁ

ተዝ በፊት በአደባባይ መናገር ብዙም አልቻለም ነበር አሁን አሁን ግን በጣም እያሸሻልኩ ነው ዩኒቨርሲቲ ተገባሁ በኋላ ተማሪዎችን ሰብሳቢ የመሆን እድል ነበረኝ የቡድን መሪ መሆን ስለነበረኝ በአደባባይ መናገር እንትን እየለመድኩ መጥቻለሁ። እና አሁን አሁን ደግሞ የመንግስት ስራ ስገባ ተሚመጡ ተደንበኞች ቢሮ ውስጥ ብዙ ሰራተኛ ከመኖሩ የተነሳ ሁሌ መናገር ሁሌ ፊት ለፊት የመታየት ሁሌ ሀሳብ የመቀበል ሁሌ ሀሳብ የመናገር ስላለ በአደባባይ መናገርን አሁን በጣም እያዳበርኩት ነው። እየቻልኩ ነው ሙሉ በሙሉ እችላለሁ ባይባልም ግን እየቻልኩ ነው በጣም እያዳበርኩት ያለ ነው። ደግሞ በጣም ጠቃሚ ነው በአደባባይ ላይ የመናገር ብቃት። አንደኛ ተጽዕኖ ፈጣሪነት ሁለተኛ ደግሞ የማናውቀውን ነገር እንድናውቅ በጣም ብዙ ክህሎቶችን ሊያዳብር የሚችል ስለሆነ በአደባባይ መናገር በጣም አስፈላጊ ነው። እና እኔ አሁን ባለውበት ደረጃ ከአመት አመት ቀን ቀን በአደባባይ የመናገር ችሎታዬን በጣም እየተሸሻለ የመጣነው። አመሰግናለሁ

አዎ ገመድ መጠቀምን አውቃለሁ። ለምሳሌ ገመድ መጠቀም ሲባል ገመድ ዝላይ ሊሆን ይችላል ገመል ዝላይ ማለት ሰውነትን ለመቀነስ ክብደትን ለመቀነስ ለጤና ሲባል የሚዘለለ የገመድ ዝላይ ይሄም አንድ ጥቅም ነው። ግን በዋነኝነት ገመድ መጠቀም ሲባል በገጠሩ አካባቢ ወይም በእርሻ በምተዳደሩ አካባቢዎች ላይ በጣም በሃይለኛው ገመድን ይጠቀሙታል ለብዙ ነገር ነው የሚጠቀሙት። አንደኛ የዘሩትን ዘር ለመሰብሰብ በፈረስም ይሁን በአህያም ይሁን በሰው ሸክምም ይሁን በሚያመጡበት ጊዜ በገመድ ታስሮ ነው የሚመጣው። ሌላው ይሄ የቤት ቁሳቁስ እንጨትም ሊሆን ይችላል ሌላ ገለባ ነገርም ሊሆን ይችላል። እሱ እሱም በገመድ ነው ታስሮ የሚመጣው። እና እንደ አጠቃላይ በገጠር አካባቢ ገመድን በጣም በሃይለኛው የሚጠቀሙበት እንደዚህ ለማሳር ለምናምን ይጠቀሙበታል። ሌላው ገመድ ብለን የምንጠራው የመብራት ገመድ ሊሆን ይችላል እሱ ራሱ አንዱ ገመድ ስለሆነ ይኸው ሽቦ ቢባልም ገመድ ይባላል በገጠሩ እሱ ራሱ ዘርፈ ብዙ ጥቅሞች አሉት። መብራትን ከኋላ እያሰራጫ አምጥቶ በየከተማው በየገጥሩ በየሰፈሩ በሁሉም ቦታ እያሰራጨ የሚያከፋፍልልን የመብራት ገመድ ይባላል። ይሄ ራሱ አንዱ ሌላኛው ጥቅሙ ነው።

ቤቴ የምቃኘው ወይም የማስሰው። እንዴት ነው ብትለኝ ምን እየተኬደ ነው እንዴት እየሄደ ነው? ምን የጎደለ አለ ምን የተትረፈረፈ አለ? ምን ችግር አለ የሚለውን ቤቴን ሁል ጊዜ አሰሳለሁ። ለምሳሌ አሁን ሲስተር የምትሰራ ንግድ ነው እኔ የምሰራ የመንግስት መስሪያ ቤት ነው። ከዛ ስስተር አሁን ያን ንግድ እየሸጠች ነው ወይ ነውስ ስራ ስራ የለነው የለም? የሚለውን ያለውን የምርቱን አቅርቦት ያለውን የደንበኛውን ሁኔታ እያየው። እንዴት እየሄደ ነው የሚለውን በደንብ ነው የማስስ። ሌላው ደግሞ በቃ ተመንበለው ምግብ ሳይቀር ስታወጣ የምትሰስት ከሆነ። ደህና የምታወጣ ከሆነ በቃ ይሄንን በማየት ብር እረዳለሁ አስሳለሁ። ሌላው አሁን የሆነ እቃዎች ሲያረጁ ያረጁ እቃ ካሉ እነሱን የመቀየር አቅም አላት የላትም? ነው እንዴት ነው የሚለውን በጣም ነው የማስስ። ይሄ ነው በቃ ያለው

አዎ የተለያዩ ቁሳቁሶችን ከተጠቀምኩባቸው በኋላ ለሌላ ነገር እንዲያገለግሉ አደርጋለሁ። ለምሳሌ አሁን በከተማችን ስናይ የምንለብሰው ልብስ የምንጠቀመው ጫማ በጣም ሳይቀደድ በጣም ሳያልቅ ስለሆነ የምንጥለው ያ ጫማ ለሌላ ለኔቢጤዎች ደግሞ ተሰጥቶ እንዲጠቀሙበት እናደርጋለን ይሄ አንዱ ጥቅም ነው። ሌላው ቤት ላይ ያሉ ቁሳቁሶች ስንገለግልባቸው ቆይተን ስንጠቀምባቸው ቆይተን በጣም ለዛ ለታሰቡት አላማ አገልግሎት ዘመናቸው ሲያልቅ ወደ ሌላ እነዛን አፍርሶ በማቀነባበር ወደ ሌላ ስራ ወደ ሌላ አገልግሎት እንዲውሉ አደርጋለሁ። ለምሳሌ አንዴ እንደውም ትዝ የሚለኝ ቴፕ ቴፕ ነበረችን ሬድዮ ስትሰራ የኖረች ሙዚቃ ስትዘፍን የከረመችትን ቴፕ አወላለኩና መብራት እንድታበራ አድርጌያታለሁ። እና ያገለገሉ እቃዎችን ለሌላ አገልግሎት እንዲያገለግሉ አደርጋለሁ። የሆነ ሲያገለግል የኖረ እቃ የሆነ ነገር እንዲይዝ አደርጋለሁ በቃ አንዱ በአንዱ በመሰካት እንድንጠቀምበት አደርጋለሁ። አለኝ

አዎ፣ የዝናብ ውሃ በጣም ነው የምንሰበስበው እንደውም እዛ በምናደርግበት ከአንድ እስከ አስራ ሁለት በማድግበት ሰዓት ቤተሰብ ጋር ሙሉ የቆርቆሮ ቤት ነው ያ የቆርቆሮ ቤት ይሰራለትና እንደ ቱቦ ነገር በአንድ አሸንዳ እዲፈስ ይደረጋል። ከዛ ያ በአንድ አሸንዳ ሲፈስ ትልቅ በርሜል ትልቅ ጎማ ሊሆን ይችላል ያንን ጎማ በዛ ባሸንዳው ቀጥታ በማድረግ ያ ጎማ እንዲሞላ እናደርጋለን። በቃ በሌላ በተለያዩ እቃዎችም እንዲሰበሰብ እናደርጋለን። እና እንደ ጠቃላይ የዝናብ ውሃ እንሰበስባለን በአንድ አሸንዳ፣ የአንዱን ቤት ሙሉ ጣራውን በአንድ አሸንዳ ተሰብስቦ፣ እንደውዳ እንዲወርድ አድርገን በተለያዩ እቅቦች በተለያዩ ቁሳቁሶች ትልቅ ጎማ ሊሆን ይችላል ትልቅ ብረት ደስ ሊሆን ይችላል ትልቅ ሳፋ ሊሆን ይችላል፣ በቃ፣ ውሃ ይ እኒዝባቸዋል ታንከር ሊሆን ይችላል ውሃ እኒዝበታለን የምንለውን ነገር እዛ ላይ በማድረግ በአሸንዳው ቀጥታ በማድረግ ብዙ ውሃዎችን እንሰበስባለን እና የዝናብ ውሃ እሰበስባለሁ።

የቤት እንስሳ አለህ ውይ? አዎ አለኝ። እንደውም ገና ከትንሽነት ጀምሬ ሰባተኛ ስምንተኛ ክፍል እያለሁ ነው የቤት እንስ ሳ ያለኝ። በመጀመሪያ ጊዜ ያለችኝ እንስሳ ምንድነው ደሮ፤ ደሮ ልክ ስገዛ ይሄ ጤፍ በሚወቃበት ሰዓት ወይም አዱማ ይባላል። በዛ በየአዱማው በየአዱማው ላይ የተደፋውን ጤፍ እየጠረግን እየጠረቅን እያጠራቀምን ያን ካጠራቀምኩ በኋላ ሸጥኩና ደሮ ገዛሁ። አንድ ደሮ ከዛ ያችን ደሮ የራሷን እንቁላል ስትወልድ አስታቀፍኳት። ታቅፋ ተራባች። በጣም ብዙ ዶሮዎች ሆኑኝ። እስከ አስራ ሁለተኛ ክፍል ስማር ብዙ ዶሮዎች ነበሩኝ። የነዛን እንቁላል እየሸጥኩ ነው የተማርኩት። ይሄ አንዱ እንስሳ ነው። ከዛ ከፍ ሲል ደግሞ በግ በግ ነበሩኝ። በጎች እየተራቡ እየተራቡ በግ ነበሩኝ። እነዚህ ሌላ ከብት ከቤተሰብ የተሰጠኝ ከእናቴም ከአባቴም የተሰጠኝ ከብት አለኝ። እና አሁን ይሄን ከብት አይ እናንተ ተጠቅ ወደ ከተማ ስሄድ እናንተ ተጠቀሙበት ብዬ ለቤተሰብ እዛው ሰጥቻለሁ። ያው እንዳለኝ ቁጥር ነው። እና ይሄን ይመስላል። እንስሳ አለኝ።

እኔ አብዛኛውን የምነሳበት ሰዓት ሁል ጊዜ ቀደም ብዬ ስለምታኛ ከሶስት ሰዓት እስከ አራት ሰዓት ባለው ስለምተኛ ቀድሞ ብሎ የመነሳት ልምዱ አለኝ እንደው እንደ አቬሬጅ ስናየው አስር ሰዓት ሁል ጊዜ እነሳለሁ አስር ሰዓት ሁል ጊዜ ነው የምነሳው። ወይም ዘጠኝ ሰዓት እነሳለሁ ወይም አስራ አስራ አንድ ሰዓት እነሳለሁ እና እንደ አቬሬጅ ስናይ አስር ሰዓት ሁል ጊዜ እነሳለሁ ማለት ይቻላል። ከተነሳው ከበኋላ ግን ብዙ ስራዎችን ነው የምሰራው በጣም ይመቸኛል ምቾትም ይሰጠኛል ጸሎት አደርጋለሁ። አንድ ሰላሳ ደቂቃ ከዛ በመቀጠል ደግሞ ማንበብ ያለብኝን መጽሐፍ አንባለው። ከዛ ወደ ሶሻል ሚዲያ ወይም ሶሻል ማርኬቲንግ ገብቼ ያሉ የፍሪላንስ ስራዎችን ያሉ የኦንላይን ስራዎችን ምን ተለቀቀ ምን አለ የሚለውን ገብቼ እንዳይ ብዙ ሰዓት እንዳይ ይረዳኛል ሌላ ዋንኛው ጥቅሙ በዘጠኝ ሰዓት የምነሳ በስም በ በአስር ሰዓት መነሳቴ ዋንኛው ጥቅሙ ብዙ አሁን ተኝተው የሚያርፍዱ ሰዎች ቅጥቃጤ ዱካክ የሚባል እሱ እሱ ስለሚጫጫናቸው ቶሎ ቢነሱ ብዬ እመክራለሁ እና እኔ ቀድሜው መነሳቴ ከእሱ ከሱ ድኛለሁ። ሁለተኛ ደግሞ ለሚቀጥለው ለሚቀጥለው ስራ ወይም በነጋታው ለሚደረገው ስራ ቀድሞ ለመዘጋጀት ቀድሞ መነሳት አለበት ሰው አስራ አንድ ሰዓት አንድ ሰዓት ስራ የሚገባ ሰውዬ አስራ ሁለት ሰዓት ተኩል ስራ ቢነሳ ፊቱን ታጥቦ ቁርስ እስከሚበላ በቃ የሆነ የመረጋጋት ስሜት አይሰማውም ቀድሞ ግን የሚነሳ ከሆነ ቀድሞ ይታጠባል ቀድሞ ቁርሱን ይበላል። ቀድሞ መያዝ ያለበትን መሳሪያ፣ መያዝ ያለበትን ቁሳቁስ፣ መያዝ ያለበትን ነገር ይዞ ስለ ለመሄድ በጣም ይመቸዋል። እና ቀድሞ ቢነሱ ጥሩ ነው ብዬ አስባለሁ እንደ አጠቃላይ በምን ሰዓት ትነሳለህ ላለው፣ ሁሌ የምነሳው እንደ አቬ አንደ አማካይ ስናየው አስር ሰዓት እነሳለሁ

የስራ እድገት እየፈለክ ነው ወይ? አይ እስካሁን ባለው የስራ እድገት እየፈለኩ አይደለም። መንግስት ስራም ከገባው ገና አንድ አመቴ ነው። አሁን ነው እና የስራ እድገትም እየፈለኩ አይደለም። ምክንያቱ ደግሞ የስራ እድገት የማልፈልግበት ምክንያት የተቀጠሮ መስራት በጣም አልወድም። እያስጠላኝም ነው የምሰራ እንደዚህ አሁን እንደናንተ እንደምቻችሁልን። የኦንላይን ስራዎች ሌላ ሌላ ስራዎች የግል ስራዎችን በመስራት ራሴ ተቀጥሬ መስራት ሳይሆን ቀጥሬ እንድሰራ በጣም ሀይለኛ ፍላጎቱ ስላለኝ። አሁን በይበልጥ ወደ ሶሻል ማርኬቲንግ ነው ተጠግቼ ያለሁት ሶሻል ማርኬቲንግ ላይ። ለመስራት በጣም ፍላጎት ስላለኝ ወደ እሱ ነው እየሰለጠንኩ ያለው እንደ አፕወርክ እንደ ፋይቨር አይነቶች ላይ ለመሳተፍ በጣም እየጣርኩ ነው። እና የስራ እድገት ይሄን ያህል ፍላጎት የለኝም ምክንያቱም ከቅጥር ስራ መውጣት ስለምፈልግ። ይሄን ያህል ፍላጎት የለኝም።

ኮከቦችን መመልከት እወዳለሁ ወይ? የሚለው በጣም ነው ኮከቦችን መመልከት የምወደው። ምክንያቱም ኮከብን ስታይ ተፈጥሮን የማድነቅ በቃ ፈጣሪያችን እንደዚህ አይነት ጸጋ እየሰጠን እንዳለ ማመስገን ፈጣሪያችንን ማመስገን እንዳለብን በጣም ስለሚሰማኝ ኮከብን መመልከት በጣም ነው የምወደው። አብዛኛውን ጊዜ ደግሞ የመመልከት እድሉ ጋጥሞኛል። አሁን ከተማ ከመጣሁኝ ገጠር ላይ ግን ስንኖር አብዛኛው ስራዎች ውጭ ላይ ስለሆኑ ለምሳሌ ሰብሳቸውን ወይም ይሄ የዘሩትን ዘር የሚያምርቱትን ምርት የሚሰበስቡት። በሚሰበስቡበት ጊዜ ሜዳ ላይ ሲበራይ ሰው እዛ ነው የሚያድር እዛ ውጪ ዱሌ ነበር የምናድር። እና እዛ ጭድ ላይ ስናድር ስለምንነቃ አዳራችንን ኮከብ የማየት ድሉ አለን እናያለን እንመለከታለን። እና ኮከቦችን መመልከት በጣም ነው የምወደው። እርግጥ እኛ አሁን ኮከቦች ምን እንደሆኑ ስላልተረዳን እንይ ግን በጥናት ሲጠኑ የሰው ቅርጽ እንዳላቸው የሆነ የእንስሳት አይነት ቅርጽ እንዳላቸው። ኮከብ ተመሬት በጣም እንደሚበልጡ ከፀሀይ በቃ ብዙ ነገራቸው በጣም ትልቅ እንደሆኑ ይነግረናል ሳይንሱ። ግን እኛ እንመለከታቸዋለን እንጂ ተርጉማቸው ምን እንደሆነ ምን አይነት ቅርጽ እንዳላቸው ምን ማስተላለፍ እንደሚፈልጉ አላወቅንም። ዞሮ መመልከት በጣም ነው የምወደው አመሰግናለሁ።

ድንጋይ ተሰበስባለሁ ወይ? አዎ እንሰበስባለን ግን ድንጋይ የምንሰበስብበት ራሱን የቻለ ወቅት አለው። በከተማም ይሁን በገጠር የግንብ ቤት በምንሰራበት ጊዜ የጭቃም ይሁን የድንገም የስምንትም ቢሆን በምንሰራበት ጊዜ ድንገት ይሰበሰባል አሁን በጭቃ ከሆነ ለምን ድንጋይ ይሰበሰባል ልትል ትችላለህ። ግን በጭቃ የተሰራው ቤት የኋል እኮ በስሚንቶ በድንጋይ ተደርጎ መያዝ ስላለበት ድንጋይ ያስፈልጋል። ሌላው ሲቀር ወለሉ ላይ የሚደለደለው ድልዳል ድንገይ ያስፈልገዋል ስለዚህ ድንገይ እንሰበስባለን። በስሚንቶ የሚሰራ ከሆነ ደግሞ ሀይለኛ ድንጋይ ያስፈልገዋል። ያ ድንጋይ ቅርጽ ቅርጽ እየተሰጠ በስምንት እየተገረፈ ነው ቤት የምትሰራው። ስለዚህ ድንጋይ እተሰበስባለሁ ወይ አዎ ድንጋይን እሰበስባለሁ በደንብ ነው የምሰበስበው። ሌላው ለብዙ ነገር ያገለግላል ድንጋይ እንሰበስባለን አጥር ማጠሪያ ሊሆን ይችላል። ሙሉ ደጃችንን ሙሉ ጓሮአችንን ለማጠር ድንጋይ እንሰበስባለን። ብዙ ጠቀሜታ አለው ድንጋይ እና እንሰበስባለን።

መስኮትን ክፍት ትተዋለህ ወይ? ለሚለው ሁለት አይነት መልስ ነው ያለው። ቀን ቀን ከሆነ አዎ መስኮቴን ክፍት ነው የማደርገው። አየር እንዲገባ አዲስ አየር አዲስ የ አየር ፀባይ እንዲገባ ቀን ቀን ከሆነ መስኮቴን ክፍት ነው የማደርገው። ማታ ማታ ግን መስኮት ክፍት አድርጌ አልተኛም ምክንያቱም ሌሊት የሚገቡ ትንኙም ሊሆን ይችላል ሌባም ራሱ ክፍት ከሆነ ሊያስቸግር ይችላል። ስለዚህ ቀን ቀን ክፍት እተዋለው በቃ ለእቤት ላይ አሁን የሚጨስ ከሆነ ለዛ ጭስ ጭሱ እንዲወጣ ስለሚፈልግ መስኮት ክፍት አደርጋለሁ። ሌላ ነገር ውስጥ ላይ የቤቱ ውስጥ ያለው የመታፈን ሁኔታ ካለ ያ የታፈነው ነገር እንዲወጣ መስኮት ክፍት አደርጋለሁ። ማታ ከሆነ ግን ክፍት አላደርግም። መስኮት ሌላው መስኮት ክፍት ታደርጋለህ የሚለው ትወዳለህ ወይ መኪና ላይ ሊሆን ይችላል አሁን መኪና ላይ በባስ በምንሄድበት ሰዓት ሀይለኛ ሙቀት ስለሚኖር መስኮት የመክፈት ያስደስተኛል፣ እከፍታለሁ ምክንያቱም ውስጥ ላይ በጣም ብዙ ሰው ከመጫኑ አሁን እንደ ከተማችን ስንመጣ በአንድ ባህር ላይ ከስልሳ ሰባ ሰማንያ ሰውም ስለሚጭን የእዛ ሁሉ ትንፋሽ ሲደማመር በጣም ሙቀት ስለሚኖር መስኮት መክፈት እወዳለሁ። እከፍታለሁ፣ እንዲህ በቀላሉ መኪናው ስንሄድ አብዛኛውን ትንፋሽ ስለማይኖር የተወሰነ ልንከፍት እንችላለን አብዛኛውን አንከፍ መክፈት አልፈልግም። እና ይሄን ይመስላል። መስኮት መክፈት ባለብኝ ሰዓት እከፍታለሁ። በሌለብኝ ሰዓት አልከፍትም። ይመስላል አመሰግናለሁ።

ስለ ቅርብ ጓደኛህ ንገረኝ የቅርብ ጓደኛ ማለት በነገራችን ላይ እንደው በዚህ ዘመን በዚህ ሁኔታ በጣም የቅርብ ጓደኛ ለማግኘት በጣም ይከብዳል። እኔ ይቅርብ ጓደኛ ነው የምለው ይሄን ያህል የለኝም። ግን ተለይ ተለይ የምታወቀው አንድ አለ ዩኒቨርሲቲ ላይ አብሮ እየተማረ ልጅ መርዳት ባለበት የምረደው። መረዳት ሲያስፈልገኝ የሚረዳኝ ግን ይሄን ያህል ጥልቀት የሆነ ግንኙነት የሌለን። ቅርብ ጓደኛ ነው ሲባል እኔ ይከብደኛል ቅርብ ጓደኛ ማለት እንደ እናት የሚሳሳ እንደ እናት መስዋዕት የሚሆን ነው የቅርብ ጓደኛ ማለት። እና እኔ አሁን ቅርብ ጓደኛ የለም ወይ ብትል በጣም ቅርብ ጓደኛ የለኝም። ከላይ ከላይ በስራ ምክንያት ያገናኙኝ በቃ እንደዋወላለን ስለ ስራ እናወራለን። ይሄ እጅግ ገብሮ ተማሪ አልኩት። በቃ ስራ ምንድነው? ስራ ምን አድሳለህ? ምናምን ነው እንጂ ምን ሆነህ ነው? ምን ተቆርተህ ነው? ምን ላግዝህ እንደዚህ ነገር አንበባም በቃ ስራ አለው። ወይ አደሰ አለ። በቃ እንደዛ እና ይሄ ቅርብ ጓደኛ ነው ለማለት ይከብደኛል። በአሁኑ ጊዜም ቅርብ ጓደኛ ማግኘት በጣም ከባድ ነው። ጓደኛ ነው ሲል ሲል ግን በሆነ ሰዓት ታጥፎ ራስን ጓደኛህ ጓደኛውን የመጉዳት እንትኑ በጣም የበዛ ነው። እና እኔ ቅርብ ጓደኛ የሚለው በጣም ስለሚከብደኝ አለው ወይ ቢባል ራሱ የለኝ ምናምን። የስራ ባልደረብ አለ አዎ አለኝ። በስራ ምክንያት ያገናኘን ስራ አብረን መስራት ስላለብን የተገናኘን አለን። ግን እኔ የሆነ ነገር ብሆን የሚደርስ አይደለም ጓደኛ ደግሞ እንደ እናት አብሮ ቀድሞት ማንም በላይ የሚደርስ ስትጎዳ አብሮ ልጎዳ የሚል ስትወድቅ አብሬ ወድቄ ላንሳህ የሚል እነ ጓደኛ እንደሱ ስለሆነ እንደሱ አይነት ጓደኛ እንደ አጠቃላይ የለኝም። አመሰግናለሁ

አዎ በድን ቋንቋ አምናለሁ በድን ማለት አሁን መናገር የማይችሉ መስማት የማይችሉ ግን በምልክት ብቻ የሚተዳደሩ ማለት ነው። አሉ ብዙ ጎረቤታችን አሉ ምንም አይናገርም። ምንም አይሰማም። ግን በምልክት ብቻ የሚተዳደር ብዙ ሰዎች አሉ። እና እኔ በደንብ ነው የማምነው። እንደውም አሁን እያየን ነው ሶሻል ሚዲያ ላይ። በአንዱ ቀን በድምጽ እያሰማ የሚዘምር ከሆነ በአንዱ ቀን ደግሞ በምልክት ብቻ እያሳየ ያንን የሚዘመረውን ነገር የሚናገር አለ። እና በ በድን በድን ቋንቋዎች በጣም ነው የማምነው።

ለሌሎች ማስተማር አሁን በትምህርት ዘርፎ ማስተማር አልችልም። ግን በሌላ በሌላ ነገሮች እኔ የምችላቸውን ነገሮች ግን ገለጻ ለማድረግ በጣም ነው የምችልበት። ምክንያቱም እኔ አብዛኛው የምችላቸው ነገሮች ዝም ብዬ ገንዘብ ክፍዬ ምናምን መማራቸው አይደሉም። በደንብ በቃ አሁን ሶሻል ሚዲያ ላይ ፈልጌ ጥሩ ሰዎች የሆነ ፖድካስት ሲደረጉ ከእነሱ ቀስሜ ብዙ አሁን አንድ እስኪል ሃምሳ ስልሳ ቢሮ ላይ እችላለሁ ከዛ ሁሉ የሰበሰብኩት ስለሆነ በጥረቴ ያመጣሁት ስለሆነ እንዴት መያዝ እንዴት መማር እንዳለባቸው ስለሚገባኝ በጣም ነው። የምትችለው ለምሳሌ አሁን ሶሻል ማርኬት ላይ ወይም ዲጂታል ማርኬቲንግ ላይ ወደ ቢዝነሱ አለም በጣም እየተሰማረው ነው። እና ይሄንን ላላወቁ ሰዎች ሳስረዳ እነሱ ያን ቢዶውን አይተው ያልተረዱትን እኔ ላይ ደውለው ግን ስነግራቸው በጣም ነው ግልጽልጥ የሚልላቸው አይቻልም የማስረዳት እንትን አለኝ ብዬ አስባለሁ። የትምህርት ኮርሶች እንደ ማተስ እንደ ኢኮኖሚክስ እንደ ጂኦግራፊነቶችን አስተምሬ አላውቅም ግን ባስተምሬ ያቃተኛል ብዬ አላስብም። ትምህርቱም ቀላል ነው እኔም አሁን አሁን ሰው ፊት ላይ የመናገር ብቃት እየዳበረ ስለሆነ ማስተማሩ ያቅተኛል ብዬ አላስብም። ሌሎ ሌሎችን ማስተማር የምችልበት ስልክ አሁን ስልክ ላይ ሴቲንግ ላይ የሚስተካከሉ ነገሮችን ብዙ አመት ከመያዝ ብዙ ጊዜ ደጋግሞ ስልክን ከመንካት የተነሳ የስልክ ብቃቴ በጣም ከፍ ያለ ነው። እና አንድ ሰው ስልክ አስተካክልልኝ ካለ በሙሉ ኮንፊደንስ በሙሉ ያለ በቃ ምንም ነገር ሳልጠራጠር ያን ስልክ የማስተካከል ያንን ስልክ እንዴት ማስተካከል እንዳለበት የማሳየት ብቃቱ በጣም አለኝ። ለምሳሌ እህት ያለች እዚህ ሞባይል ባንኪንግ ወይም ቴሌብር አሁን ነው የከፈተች ገና እንዴት መጠቀም እንዳለባት እንዴት አድርጋ መላክ እንዳለባት እንዴት አድርጋ ብሯን ማየት እንዳለባት ሙሉ በሙሉ ግልጥ አድርጌ በትንሽ ደቂቃዎች ውስጥ ነው የማሳያት። እኔ ግን ያንን ለመልመድ ሶስት አራት አምስት ቢዶዎችን አይቼ ብዙ የተለያዩ ቢዶዎችን አይቼ ብዙ ባንኩ ቤት ሄጄ ጠይቄ ያደበርኩት ችሎታ ነው ለሷ ግን በቃ አንድ አምስት ደቂቃ ባልሞላ ይሄን ሁሉ በአንዴ ግልጥ አድርጌ አሳይታለሁ። ሌላው ደግሞ የጉልበት ስራ የጉልበት ስራዎችን በጣም ነው የምንችለው። አሁን አሁንና ወደ ከተማ ስመጣ የጉልበት ስራዎችን መስራት አቁም እንጂ ገጠር ላይ በጣም ነው የምችለው። በቃ ጉጥሬም ብልጥነህ ፍሬው ያሉኝም ስሰራ በብልሃት ነው የምሰራው። በብልሃት ነው በጣም በፍጥነት ነው የምሰራው። እና ሱሱን እንዴት መስራት እንዳለባቸው በጣም አካፍላለሁ። በአጠቃላይ የማስተዋወቅ አለኝ

አዎ ጥፍሬን እቆርጣለሁ። አሁን አሁን በደንብ በስነ ስርዓት ነው እየቆረጥክ ያለ። በቃ ሻወር እወስዳለሁ ወይም ገሊያን እታጠባለሁ ከታጠብኩ በኋላ። የጥፍር መቁረጫዬን ይዤ በዴምብ ፀሀዬን እየሞኩ ሙሉ የእጄንም አስሩን ጣት ሁሉ የእግሬንም አስሩን ጣት ሁሉ በደንብ እየፈተሽኩ በደንብ እየከረከምኩ። ግፋቢል በሁለት ሳምንት አንዴ ሁሌ እቆርጣለሁ በቃ በሁለት ሳምንት አንዴ በወር ሁለቴ ማለት ነው እቆርጣለሁ። ገጠር ላይ ግን ገጠር ላይ ሳይሆን በህፃንነቴ ብዙም አልቆርጥም። እንደውም ስንማር ሰኞ ጥፍራችን ቆርጣችሁ ኑ እንባልና ሄደን ቁረጡን ምናምን እንላለን የተወሰነ ተተረሳ ተረሳ ነው በጣም ያድግ ነበር። አሁን አሁን ግን በጣም ነው። ጥፍሬን የምቁረጥ

ዜና በመስመር ላይ ታነባለህ አዎ አነባለሁ። መስመር ሲባል እንደዚህ በእግሬ እየሄድኩ እየተራመድኩ ሳይሆን ለምሳሌ አሁን መኪና ላይ ሆኜ አበራና እንደዚህ የቢዶ ሳይሆን ቴሌ ቴሌግራም ላይ የተለቀቁ መረጃዎችን የመረጃዎችን በቃ ስለ ብዙ ስለ ጤና ሊሆን ይችላል ስራ ሀገር ልማት ሊሆን ይችላል የተጻፉ ዜናዎችን አንባለሁ። እያነበብኩ እውቀት ገበያለሁ ምን እንደተፈጠረ ምን እንዳለ አያለሁ። እንደውም በቃ እንደ ቴሌግራም እገባለሁ እወጣለሁ ቶል ቶሎ ነው። ዜናዎችን የማይ ምክንያቱም አሁን እንደ ከተማችን ስንሄድ ሁሉ ነገር በዛ ይነገራል። በዚህ በዚህ ይሄ መንገድ ዛሬ በዚህ ምክንያት ዝግ ይሄ እንዲህ አይነት ፕሮግራም ስላለ ተብሎ ይነገራል። ወይም በቅርቡ እኮ ስንመጣ ከዚህ ቀን ከጥር ሃያ ሶስት ጀምሮ ምንም አይነት ፊስታል መጠቀም አይቻልም ተብሎ ትእዛዝ ወርዷል እንደዚህ አይነቶች መረጃዎችን ማንበብ። ለተቅጣት ለመዳን ሌላው አዲሱ ኮሊደር የሚሰራው ላይ በኮሊደር ላይ መቆም መቶ ሺህ ብር ያስቀጣል። በሞተር በሳይክል መንገድ ላይ ሰው መሄድ ይሄን ያህል ብር ያስቀጣል። ኤርፎን አድርጎ ስልክ እያወሩ ዜብራ መሻገር ይሄን ያህል ብር ያስቀጣል። እየተባለ ይነገራል መልእክት

እስካሁን ባለው ዋናኛ ሀላፊነት ያለብኝ የራሴው ምክንያት ነው። እሱም ምንድነው? አሁን ላይ ሃያ ስድስት አመቴ ነው ወይም ሃያዎች ቤት ከሚገኙ ወጣት ልጅ ነኝ። እና ወደፊት የተሻለ ህይወት እኔም ጥሩ ትዳር እንዲኖር ጥሩ የቤተሰብ አመራር እንዲኖር በጣም ነው የምፈልገው። ሌላው ሲቀር እኔ ያደጉት በገንዘብ ከደሃ ቤተሰብ ነው ግን በጸጋ ከታደለ ቤተሰብ ነው የወጣውት ከጸጋ ማለት ፈጣሪ ከባረከው። ግን በብር ደረጃ ስነድ ብዙም ብር የሌላቸው በኢኮኖሚ ደረጃ ስንነድ ብዙም ኢኮኖሚ የሌላቸው ቤተሰብ ነው ያደግኩት። እና ይሄንን የኢኮኖሚ የብር እጥረትን በጣም ሃላፊነትም አለብኝ። አሁንም እየጣርኩ ነው ለመቅረፍ። ብዬም ተስፋ አደርጋለሁ። እንደዚህ አሁን እንደው እናንተ እንዳቀረባችሁልን አይነት ስራዎችን በመሳተፍ ጥሩ ገቢ እያገኙ የግል ስራን እየሰራሁ ይህንን የመቀየሪያ ሀላፊነት አለ እነሱ ራሱ ይላሉ። ከቤቱ የተማርክ አንተ ብቻ ነህ። አንተን ብዙ ነገር እንጠብቃለን። ከዚህ አዝቅጥ ታወጣናለን ብለው በጣም ሁሌ ያወሩኛል። እና ይሄንን ቤተሰብ ከዚህ አዝቅት ከዚህ ከድህነት ከዚህ ኋላ ቀር አኗኗር ሁኔታ የማውጣት ሀላፊነት አለብኝ። ሌላው ዋናው ሀላፊነት አብዛኛው ነው የወጡባቸው ቤተሰቦች የተማሩ አይደሉም ፊደል አልቆጠሩም። ህፃናቶችም አሁን እየተማሩ አይደሉም አይደለም ለምሳሌ የኔ ትንሽ ወንድሞች። እየተማሩ አይደለም እነሱ እንዲማሩ ማድረግ ማንበብ መጻፍ መረዳት እንዲችሉ ማድረግ ሀላፊነት አለብኝ። ይሄ ይሄ ሁሉ የኔ ዋነኛ ሀላፊነት ናቸው። ምክንያቱም መሰረቱ ያለ ከመማር ነው ከማንበብ ነው። እና በቃ ቤተሰብ እነዚህ ታናናሾች ደግሞ እንዲማሩ ማድረግ ዋናኛ ሀላፊነቴ ነው። አመሰግናለሁ

ማደንዘዝ ትወዳለህ ወይ? ብዙ አይነት ማደንዘዝ አለ ማደንዘዝ ሲባል እፅ ሰጥቶ ሊሆን ይችላል ወይም ሌላ ያልተገባ በአድ አምልኮ ተጠቅሞ ማደንዘዝ ሊሆን ይችላል። እና እኔ እንዲህ አይነት ማደንዘዝ ነገሮችን አልወድም። ምክንያቱም ጥሩም አይደለም። ለምሳሌ ማደንዘዝ ሲባል ከተማ ላይ ያሉ ሌቦች ሰዎችን በማደንዘ ያላቸውን ገንዘብ ያላቸውን ሀብት ሰርቀው ይሄዳሉ እና እኔ ይሄ ማደንዘዝ የሚለውን አልወደውም። ሌላው ሲቀርብ ጥሩ ሀብታም ከሆነ ጥሩ ገንዘብ ያለው ከሆነ ጎረቤት ወይም ሌላ ሀገር ያለ ሰው ያንን ሰውዬ በቃ ሀብቱን እንዲያጣ አደንዝዞ የሚቀር አሰራ አስተሳሰብ እንዳይኖረው ጥሩ እንዳያስብ አድርገው አደንዝዘው የሚያስቀምጡ አሉ እና እኔ ማደንዘዝ የሚባለው ቃል በጣም ነው የምጠላው። ምክንያቱም አንዱን አንዱን ነው የሚያደነዝዝ ይሄ በጣም መጥፎ በዓልም ነው ጎጂ በዓልም ነው። ህዝቦች ያሉ ህዝቦች ሁሉ ወደ እድገት እንዳይሄዱ አንዱ በአንዱ ላይ የሚመቀኝ አንዱን እንዴት አድርጌ ላጥፈው አንዱን እንዴት አድርጌ ነው ቀጣይ አድርጌው የምቀር ህይወቱ ወደፊት እንዳይራመድ። የማደርገው የሚል መጥፎ አስተሳሰብ ስለሆነ ማደንዘዝን በጣም አልወደም በጣም ነው የሚያስጠላኝ

አዎ በእንጨት እሳት ማብሰል በጣም ነው የማውቀው። ገጸር ሙሉ በሙሉ የሚበሰለው በእንጨት ነው እንጨት ይደረጋል። በቃ ሁሉ ምግቦች በእንጨት ነው የሚበሰሉት። ወጥ ለምሳሌ እንጨት ይነዳል ያንን ወጥ እንሰራለን። ገጠር ላይ በጣም ነው ወጥ የምንሰራው። ሌላው እንጨትን በማንደድ ምጣድ እንጋግር እንጀራ እንጋግራለን። ይሄ ምጣድ ሲባል የቁም ምጣድ ይባላል። ከፍ አድርጎ ይተከለና ቆመን ነው። የምጋግር ከሆነ ቆሜ እናቴ የምትጋግር ከሆነ ቆማ ነው የምትጋግር የቁም ጣትድ ይባላል። ግን የሚነድ የእንጨት ነው። ለብዙ ነገር ያገለግላል ቡና ለማፍላት እውሀ ለማወቅ ብዙ ነገሮችን እንጨት በማንደድ እንጠቀምበታለን። ሌላው ቀርቶ እንጨትን በማንደድ ይሄ ብረታ ብረቶችን ለመቀጥቀጥ ለምሳሌ እንደ ማጭድ ሊሆን ይችላል? ምሳር ሊሆን ይችላል ማረሻ ሊሆን ይችላል። እነሱን ነው ቀጥቅጦ ስለት ለማድረግ ወይም ለመሳል። እሳት ውስጥ በዴም የ ፍም እስከሚመስሉ ድረስ ይቃጠሉና ከዛ ያንን ደብድበን ወደ ሰለትነት እንቀይራለን። ይሄም ዋናኛው ጥሩ ነው። በእንጨት እሳት ማብሰል ታውቃለህ? ለሚለው ጥያቄ አዎ በደንብ ነው የምናውቅ እንጨትን ነው በማቀጣጣል ጥሬ ልንቆላ እንችላለን ቂጣ ልንጋግር እንችላለን። በቃ እሳት ብዙ ጠቀሜታ አለው። እና እንጨትን ተጠቅሜ ብዙ ነገር ማብሰል እችላለሁ

እኔ አብዛኛውን ወደ ገበያ የምሄድበት አሁን ባደግንበት አካባቢ ላይ ገበያ የሚባል ዋናኛዎች ሀሙስና ቅዳሜ ናቸው። ሀሙስና ቅዳሜን ነው። ገበያ አምጥቼ ወጀል የምትባል ከተማ ላይ ሀሙስና ቅዳሜ ገበያ አሉ እና እኔ የምሄደው አብዛኛው ቅዳሜ ቅዳሜ ነው። ምክንያቱም ሀሙስ ሀሙስ ትምርት ስላለኝ ሀሙስ ገበያ አልሄድም። ቅዳሜ ቅዳሜ ገበያ እሄዳለሁ። ሌላ ደግሞ የት ኖራ ምትባል አለች የት ኖራ ደግሞ የከብት ገበያ ነው። ማክሰኞ ማክሰኞ ነው የሚኬድ ማክሰኞ ማክሰኞ እዛ አንዳንዴ ከብት የምንሸጥ ከሆነ ከብት የምንገዛ ከሆነ እዛ እሄዳለሁ። ስለዚህ አብዛኛውን ገበያ የሚሄድባቸው ቀን በአንደኝነት ቅዳሜ ነው። በሁለተኝነት ሀሙስ ነው ቅዳሜ የሚመድበት። በሶስተኛነት ማክሰኞ ነው። ሌሎች ቀን ላይ ገቢያ አልሄድም። ገበያም የምሄድበት አሁን ቅዳሜ ዶሮ ለመሸጥ ሊሆን ይችላል እንቁላል ለመሸጥ ሊሆን ይችላል። ደሮ ለመግዛት ሊሆን ይችላል አብዛኛውን ደሮ ስለነበረኝ ለዛ ነው። ማክሰኞ ገበያ ደግሞ የሚሄደው ከብት ለመሸጥ ሊሆን ይችላል ከብት ለመግዛት ሊሆን ይችላል። እዛም የምሄደው ምክንያቱም ማክሰኞ ገበያ የከብት ገበያ ስለሆነ ለዛ ነው ማክሰኞ ማክሰኞ የሚሄደው። እርግጥ ገበያ ላይ ብዙ የተለያዩ ነገሮች ሊሸጡ ሊገዙ ይችላሉ። አንዳንዴ ደግሞ ልብስ ለመግዛት ወደ ሉማሜ ከፍ ወደሚባል ከፍ ወዳለ ከተማ እሄዳለሁ። ባዓል ሲደርስ አዲስ አመት ሲደርስ ልብስ ለመግዛት እሄዳለሁ። ይሄን ይመስላል አመሰግናለሁ።

ቀልድ መናገር ትወዳለህ? ወይ አይ ይሄን ያህል ቀልደኛ አይደለሁም። ግን የሚቀልድ ሰው ካገኘው ቀልደኛ ነኝ። ግን አሁን ቀልደኛ ከሚባሉ ሰዎች በጣም አይደለሁም። እንደውም አብዛኛው ቁም ነገር ታበዛለህ እባላለሁ አዎ አበዛለሁ። የሆነ እኔ የራሴ አላማ አለኝ። ይሄን ያህል መጫወት መሳቅ ምናምን እንደዚህ አልወድም። ይሄም ተጥኖ ይመስለኛል ያስተዳድግ ተጥኖ ነው። አሁን አሁን እንደውም ቀልደኛ ነኝ ማለት ይቻላል። እርግጥ ቀልድ አለመቻል ሳይሆን እመይ ሰው ፊት ላይ የማውራት ፍላጎቱም የለኝም ልምዱም የለኝም። እንጂ የሆነ በቃ ትንሽ ወሬ ከጀመርኩ የሆነ መቀለድ ተጀመርኩ እንዴ እንደዚ ቀልደኛ ነህ እንዴ? ነው የሚሉ አብዛኛው ሰዎች ደግሞ እውነት ናቸው። ከማነበው መጽሐፍ ሊሆን ይችላል ከማየው ፊርም ሊሆን ይችላል ብዙ ነገሮችን ሚም ሚም ራሱ ሀበሻ ሚም ከሚል ሊሆን ይችላል የማያቸውን ቀልድ እሸመድድ እና እዛ ስናገር በጣም ቀልደኛ ነው። የምመስላቸው አስቃለሁም ሲጀመር ስናገርም ለማንም ይሄን ያህል ቦታ አልሰጥም በቃ። ይሄ እከሌ ነው ይሄ እከሌ ነው አልልም ቀልድ ከሆነ ቀልድ ነው። መፎገር ካለብኝ እፎገራለሁ። ስለዚህ ቀልድ መናገር ትወዳለህ? አዎ እወዳለሁ ግን በጣም ቀልደኛ አይደለሁም። አመሰግናለሁ